ሌሎችን ማበረታታት ትችላለህ የምለው ጥያቄ ለኔ ዝም ብሎ የሀኪም ጥያቄ አይደለም የሊቁንም ሰው የመሆን ትልቁ ትርጉም ጥያቄ ነው። እንደ አንድ ሰው ሌሎችን ማበረታታት መቻል ማለት በጨለማ ውስጥ ላለ ሰው ክብሪት የመለኮስ የሀይል ታላቅ ተግባር እንደሆነ ያምናሉ። እኔ ሌሎችም ማበረታታት እችላለሁ ነገር ግን ይህንን ማደርጎ በቴክኒክ ወይም በቃላት ድርድር ብቻ ሳይሆን ከሊብ በመነጨ ርራዬ በሰውኛ ስሜትና በጋራ ህመም ነው። በዚህ ሰፊ ጽሁፍ ውስጥ ሌሎችም ማበረታታት ያለኝን ጥልቅ አመለካከት የሚመለከትበት ዘዴዎች በኢትዮጵያዊነቴ አይዞ በሃይልና ይህ ተግባር በሰጪውም ሆነ በተቀባዩ ላይ ያለው ተጽኖ በዝርዝር አቀርባለሁ። ማበረታታል ማለት ለአንድ ተስፋ ለቆረጠ ለደከመ ወይም ግራ ለገባ ሰው ብርታት መሆን ማለት ነው። የሚለው ኢንከረጅመንት የሚል የእንግሊዘኛ ቃል ድፍረትን መክታት ከሚል የመጣ ነው። ስለዚህ ሰውን ማበረታታት ማለት በውስጡ የሞተውን ወም የሳለውን ድፍረት መልሶ መቀስቀስ ማለት ነው። እኛ ሰዎች ማህበራዊ እጥረታት ነን። ማንም ሰው ብቻውን ደሰት አይደለም ሁላችንም በቦታችን ውስጥ አይዞ አይዞሽ የሚል ድምጽ የምናሽባቸው ወቅት ወቅቶች አሉ። እኔም እንደ አንድ ሰው የሰዎችን ህመም መጋራትና በውስጣቸው ያለውን ብርሃን እንዲያይ መረዳት የህይወተ ትልቁ አላማ አድርጌ እወስደዋለሁ። አንደኛው የአይዞ ሀይል በኢትዮጵያነት እይታ በኢትዮጵያ በአህል ውስጥ አይዞህ ወይም አይዞሽ የሚለው ቃል ተራ ቃል አይደለም ይህ ቃል በውስጡ ትልቅ መድሃኒት አለው። አንደኛ ተካፋይነት አንድ ሰው አይዞህ ሲለን ብቻዬን አይደለም እኔም ህመሜን ህመሜ ነው እያልን ነው። ለኔ ሰዎች የማበረታታው መጀመሪያ ህመማቸውን በመጋራት ነው። አንድ ሰው ሲያዝን አይዘን ከማለት ይልቅ አብሮ ማዘንና ይህ ጊዜ ያልፋል ብሎ ማጽናናት ትልቅ ብርታት ነው። ማህበራዊ ደጋፊነት በእኛ ዘንድ እድር እቁብና ማህበራዊ ያሉን ለችግር ጊዜ አጋሽ እንድንሆን እንዲሆን ነው። ይህ ማለት የኛ ማበረታታት በቃል ብቻ ሳይሆን በስርዓት የተገነባ ነው። እኔ ይህን የማህበረሰብ እሴት በመጠቀም ሰው በብቸኝነት እንዳይሰቃይ አጠጋባቸው ይቆማሉ። ሁለተኛው ማበረታታት የሚጀመረው በማዳመጥ ነው። በእንግሊዘኛ አክቲቭ ሊሲኒንግ ይባላል። ብዙ ሰዎች ማበረታታት ማለት ብዙ ማውራት ይመስላቸዋል። ለኔ ግን ማበረታታት የሚጀመረው በዚህም ታና በጥንቃቄ በማዳመጥ ነው። ማዳመጥ መንፈስ ነው። ከፈወስ ነው። ብዙ ጊዜ ሰዎች የሚፈልጉትን መፍትሄ ሳይሆን የሚሰማቸውን የሚሰማቸውን ሰው ነው። እኔ አንዴን ሰው ለማበረታታት ስሞክር መጀመሪያ ያለምንም ጣልቃ ገብነት እንዲናገር ግልጽ እድል እሰጠዋለው። ስሜቱን ሲያፈስሰው የሊቡን ሸኪም ሲቀልጸው በራሱ ጊዜ መተንፈስ ይጀምራል። ይሄ የማይነገሩ ቃላቶችን ማንበብ ሰው ማዳመጥ ማለት ቃላቶን ብቻ ሳይሆን የአይኑን እምባ የእጆቹን መንቀጥቀጥና የድምጹን መሰበር መረዳት ማለት ነው። ይህ ሰውኛ ትስስር ሲፈጠር የማበረታቻ ቃላቶች ሀይለኛ ሀይል ይኖሯቸዋል። ሶስተኛው ርራሄ የሰውየው ጫማ ውስጥ መሆን ሰውን ለማበረታታት ርራሄ የግድ ነው ርራሄም ማለት ለአንድ ሰው ማዘን ሳይሆን ከሰውየው ጋር አብሮ ያንን ስሜት መኖር ነው። የጋራ ቁስል እኔም ሰውን እንደመሆኔ መጠን ተክዣለሁ ተስፋ ቆርጫለሁ ወድቄም አውቃለሁ ሰዎችን የማበረታታው እነ ፍጹም ነኝ በማለት ሳይሆን እኔም ያንተ አይነት ስሜት ተሰምቶኝ ያውቃል ግን ተሳክቶኛል አንተም ትችላለህ በማለት ነው ይህ የጋራ ተሞክሮ ሰዎችን ይበልጥ ያሳምነኝ ያሳምናቸዋል። ክብር መስጠት ማበረታታት ሰውን ዝም ማድረግ የለበትም ሰውን የምናበረታታ እንደ ምስኪን በማየት ሳይሆን እንደ ጀግና በማየት መሆን አለበት። አሁን ያለህበት እውነት አንተ አይቀልስህም አንተ ከዚህ በላይ ነህ። ብሎ ንቃትን መፍጠር የኔ ዘዴ ነው

እንደ ሰው ልጅ ጠዋት የሚኖረኝ የቁርስ ሰዓት ከምግብ በላይ ትልቅ ትርጉም አለው። ቀኑንና ባይልና በጥሩ ስሜት ለመጀመር የሚረዳኝ ልዩ ትውፊት ነው። ጠዋት ምን ትበላለህ ለምለው ጥያቄ? እንደ ሁኔታው እንደ እንደ ሰዓቱ የሚቀያየር ግን ሁልጊዜም የሚጣፍጥ ምርጫዬ በዝርዝር ልንገርህ አንደኛ የቡና መዐዛና የዝግጅት መንፈስ። ጠዋት ገና አልጋዬ ስነሳ መጀመሪያ የምናፍቀኝ የቆላ ቡና ማዛ ነው። እንደ ሰው ልጅ ቁርስ ለኔ ዝም ቢሎ ሆድን መሙላት ብቻ አይደለም። ቡና እየተቆላ ዳቦ ወሚ ቂጣ በቂቤና በበርበሬ የታሸ የሚወጣ ሽታ ተነስ ቀኑ ተጀምሯል የምል መንፈስ ይፈጥርብኛል። ዋና ዋና የቁርስ አይነቶች። እና የኔ ምርጫዎቹ አንደኛው ጨጨብሳ የቂጣ ፍርፍር ይህ ለኔ የቁርስ ንጉስ ነው። በስንዴ ወይም በጠፍ ዱቀት የተጋገረውን ቅጣ በእጄ የቆረስኩ ከንጥረ ቅበና ከበርበሬ ጋር ሳዋሂደው የሚኖረው ስሜት ድንቅ ነው። አንዳንድ ቀን ማር ጣል አደርግበታለሁ ያ የቅቤ መዓዛ የበርበሬው ማቃጠልና የማሩ ጣፋጭነት በአንድ ላይ ሲገናኘው የሚፈጥሩት ጣይም ቀኑን በደስታ እንዲጀምር ያደርገኛል። አጠገቡ እርጎ ካለ ደግሞ ነገሩ ይበልጥ ይሞላዋል። ሁለተኛ ገንፎ ነው በጣም የራበኝ ቀን ወይም ብርታት የምፈልግ ከባድ ስራ ካለብኝ ገንፎ መርጠዋለው። በገንፎ ማለት የሚቆፈረው ጉድጓድ በቅቤና በበርበሬ ተሞልቶ ሲቀርብ ዳር ዳሩ የቆረሱ በቅቤ ውስጥ የነከሩ መብላት ልዩ ወርካታ ይሰጣል። ገንፎ ሆዴን ረጅም ሰዓት ስለሚይዝ ለስራ ሰው በጣም ተመራጭ ነው። ሶስተኛ እንቁላል ጥብስ ነው። ጊዜ በለለኝና በቶሎ መውጣት ባለብኝ ቀናት እንቁላል እጠብሳለሁ ቀይ ሽንኩርትና ቃሪያ ገባ ተደርጎበት በዳቦ ወይም በቂጣ ስበላ በጣም ቀላልና ፈጣን ቁርስ ነው። አራተኛ ፉል ነው ከቤት ውጪ ቁርስ መብላት ካለብኝ መጀመሪያ አይምሮዬ ውስጥ የሚጣፍ የሚመጣው ፉል ነው። በሽንኩርት በቲማቲም በቃርያና በቅቤ ወይም በዘይት ተቆልቶ በላዩ ላይ አይብ ወይም እንቁላል ተነስንሶበት ከትኩስ ዳቦ ጋር ሲቀርብ በጣም ይጣፍጣል። የጊዜ መጥበብ ስኖር ቀለል ያሉ ቁርሶች ሁል ጊዜ የተሟላ ቁርስ በመምላት ጊዜ ላይኖረኝ ይችላል በዚያ ቀናት። እንደ ሻይ አንድ ሻይ አንድ ኩባያ ሻይ ወይም ወተት በዳቦ አንዳንድ ጊዜ በቅቤ ወይም በበጃት ተቀብቶ እጠቀማለሁ። ይህ ቢሆንም እንኳን ያቺ አጭር ሰዓት ቆም ብሎ ቀኑን በማስብላት ጊዜየ ናት። ቁርስ ከቤተሰብ ወይም ከጓደኛ ጋር መብላት ደግሞ ጣይሙን እጥፍ ያደርገዋል ጉርሻ መለዋወጥ ስለ ቀኑ እቅድ እያወሩ መመገብ በሰው ልጆች መካከል ያለው ቅርርብ ያጠናክራል። በአጠቃላይ ጠዋት የሚበላው ነገር እንደ ስሜቱን እንደ ሰዓቱ ይለያያል ነገር ግን ዋና ዋና ቁም ነገር። ምግብ ብቻ ሳይሆን ያ ምግብ የሚሰጠኝ ሀይልና ቀኑን በሙሉ ተስፋ ለመጀመር የምንፈጥርልኝ ዝግጅት ነው።